ዶቄት መፍጨት አውቃለሁ። ዶቄት መፍጨት አውቃለሁ አሁን የምሰራበት የዱቄት መፍጨት ስራ ነው። ስራ የተሰማራሁበት ስራ እንግዲህ ሶስት አመት ምናምን አስቆጥሯል ዱቄት መፍጨት አውቃለሁ ወፍጮ ቤት ነው የሚሰራው። የድቄት መፍጨት ሙያውም ልምዱም አለኝ። የመስራት ችሎታውም አለኝ ማለት ነው። ይሄ ቄስ የሚፈጨው ማለት የተለያየ እህል ዘሮች ሊሆኑ ይችላሉ። ለምሳሌ እንደ ምሳሌ ጤፍ ብንወስድ የጤፍ እህል አቅርቦት ይመጣል ከዛ ይበጠራል። ከተበጠረ በኋላ ወፍጮ ይነሳና ወፍጮ ጋር ይጨመራል ከዛ። መረዳለሁ እንዲደቅ እንዲረም እናደርጋለን። ከዛ በዛ ይሄድ ዱቄቱ ይፈጫል። ካላው እንግዲህ ነጭ ከሆነ ነጭ ነን የነጭ ጤሽ ከሆነ ነጭ ነን ቀይ ከሆነ ደግሞ ቀይ ጤፍ ይሆናል ማለት ነው። እንደዛ አይነት መልኩ ነው። ዱቄት እኛ የምንፈጨው ያው በቆሎ ዱቄት አለ። ጤፍ የጤፍ ዱቄት አለ። ሽሮ አለ እነዛ ዱቄት ብዙ አይነት ዱቄት ስራ አለ ማለት ነው። እና በዚህ ስራ ነው አሁን እኔ ተሰማረቼ እየሰራው ያለሁት። ዶቄት የመፍጨት ልምዱ አቅሙም አለኝ ማለት ነው። ምስራይ ነው የሰራው ያለሁት ማለት ነው። ወፍጮ ቤት ማለት ነው ወፍጮ ቤት ላይ ስራ የሚሰራው ማለት ነው። አለ ማህበረሰቡ የምግብ አቅርቦትን እንግዲህ እኛ በታማኝነት ነው የምናገለግለው ማለት ነው። የዶቄት ስራ ማለት ነው።